እሽ የዛሬው ጥያቄ ዝናብ ይላል ዝናብ ምንድነው ዝናብ ማለት ይህ አረፍተ ነገር ይህ ወርድ ምንድነው? ዝናብ ማለት ውሃ ማለት ነው? ምንድነው ይሄ ዝናብ ከየት ይመጣል። እንግዲህ ተመሬት ላይ። ከመሬት ላይ ፀሀይ ቀጥታ ጨረሯን ወደ መሬት ሊጥላ ባህር አካባቢና የተለያዩ ሀይቆች ላይ ይህን ፀሀይዋን በመጣል ጨረሯን በመጣል ምንድን ታደርጋለች ውሃው እንዲተን ታደርጋለች። በፍጥነት ቃል ላይ ነው ይህ እየተነነ በፀሀይ ጨረር አማካኝነት ወደ ሰማይ። ቀስ እያለ እየተነነ እየተነነ እየተነነ ይወጣል ወደ ላይ ከወጣ በኋላ በፍጹም ወደ ደመናነት ይቀየራል። በሰማው አካባቢ ይተማል ይጠራቀማል። ይህ ወጥ የሆነ ደመና ነው የተለያዩ በውስጡ ጋዞችን ይይዛል። አየር አብሮ ይጨመርበታል እንግዲህ የፀሀዩ ሲያተን ነው የትነት አየሩ የተለያዩ ነገሮችን አብሮትነቱ ይዞት ይሄድና ምንድነው ይሆናል የገገረ ተንቀሳቃሽ የሆነ ደመና ይፈጠራል ማለት ነው። ይህ ይሄ ደመና ደግሞ ከጊዜ በኋላ ቀስ እያለ ወደ ጠብታ ይቀየርና የተወሰነ አካባቢ ወይም በአጠቃላይ በሄደበት አካባቢ በዝናብነት መልኩ ወደ መሬት መልሶ የሚወርድ ነገር ከሰማይ የሚመጣ ነገር ዝናብ እንለዋለን ማለት ነው እንግዲህ ዝናብ ለብዙ አይነት አገልግሎት ሊውል ይችላል። አንደኛ ህጽዋቶች አሁን ይሄ ሀይቅ አንድ አካባቢ ብቻ ነው ያለው ለተወሰነ ነገር ብቻ ነው የሚጠቅም የሚችለው ዝናብ ግን ለሙሉ ከዚህ ሀይቅ ሊወስዱ በተለያዩ ሀገሪቱ ክፍሎች ላይ ያዳርሳል። ከህጽዋቶች ላይ እንግዲህ ንጹህ አየርን ተጨምሮ ይህ ዝናብ የተቃጠሉ አየር የንጹህ አየሮችን እነዚህ እጽዋቶች የሚተነፍሱት አየር የንጹህ አየርም የተቃጠለ አየርም ውህደት ወደዚህ ይሆናል እንግዲህ የተቃጠለውን አየር ብዙ ቦታ ከያዘ አሲድ ዝናብ። ሊወርድ ይችላል ይህ ዝናብ ማንኛውንም ህይወት ያለው ነገር ሊጎዳ የሚችል ይሆናል። ትክክለኛ ዝናብ ከሆነ ደግሞ ጥቅም ያለው ዝናብ እንግዲህ አሲድ ሊያዘንብ አይችልም። ጥቅም ያለው ወደ እኛ ሊወርድ የሚችለው እንግዲህ ትክክለኛ የዝናብ አይነት ሊሆን ይችላል ማለት ነው። በእነዚህ አውድ ዝናብ እንግዲህ ከላይ ከደመና ከሰሜ ከሰማይ ላይ ወደ ምድር ለተለያዩ ነፍስ ላላቸው ህይወት ላላቸው ነገሮች ወርዶ አገርግሎት የሚሰጥ

ሰላም ሰላም የዛሬ ጥያቄ ወለድ ይላል ወለድ ምንድነው? እንግዲህ የሆነ ገንዘብ አስቀምጠን የሚወልድ ማለት ነው። እና ስለወለድ ብዙ ሀሳቦችን እና ማንሳት እና መናገር ይቻላል። ወለዳችን በተለያየ መልኩ ማስተናገድ እንችላለን ማለት ነው። አይ የሆነ ብር ቆጥበን የሆነ ቦታ ላይ ስናስቀምጠው ያ ብር ይወልዳል ማለት ነው። የሆነ የሚወልድበት ምንድነው? የሚባል አለው ኢንተረስትሬት የሚባል አለ። ኢንተረስትሬትቱን እንዴት እናስቀምጣለን? ያስቀመጥነው ብር በተወሰነ ስምምነት ባንኮች ላይአስቀምጠን ይሆነ ያክል ብራችን። ዋጋው እየጨመረ ይሄዳል በሆነ ሰዓት ላይ የምንቀበልበት ሰዓት ላይ ብዙ ዋጋ ልናገኝ እንችላለን ማለት ነው። እና በዋናነት የወለድ በብዙ አይነት መንገድ ልንገልጸው እንችላለን። እና ብራችን ሊወልድ ይችላል የተለያዩ ነገሮችን ማስቀመጥ

ሰላም የዛሬው ርስዬ ወተት ይላል ወተት ምንድነው ወተት ማለት ለመጠጥነት ለምግብነት የሚውል የመጠጥ አይነት ነው ማለት ነው። ወተት ከየት እናገኛለን የወተት ተዋጾዎች ምንድን ናቸው? በሚል ሀሳብ ላይ ማብራሪያ እሰጣለሁ ማለት ነው። ወተት ማለት ያው እንግዲህ ከላም ወይም ከእንስሳዎች የምናገኘው ነገር ነው እንግዲህ ለም ከብዳ ስትወልድ ምን አላት ማለት ነው። ጥጃ ስትወልድ ወተት ይኖራታል ማለት ነው። እንግዲህ ይሄን ወተት ጥጃዋን የተወሰነ ሌላ ነገሮችን ምግቦችን ምናምን በመስጠት ምግቦችን ነገር በማዘጋጀት ምን እንዲያደርግ ይደረጋል ማለት ነው። ወተት ትታለባለች እሱን እንደ በሶና እንደተለያየ ነገር እንግተዋለን ዱቄት አይነት እየበጠበጥን እንግተዋለን ከላማዋ ላይ በእሷን እናልብ ይሄን ወተቷን እናልብና ቀጥታ የተወሰነ ቀን ይቀመጣል ማለት ነው። ተቀምጦ እንግዲህ ትኩሱንም ተፈልቶ በስኳር ይጠጣል። በሌላ መልኩ ደግሞ የተለያዩ ነገሮችን ተጠቅመን የወተት ተዋጾዎችን ማስተዳደር እንችላለን ማለት ነው። እና ይሄንን ወተት በስኳር አፍልተን ምናምን ትኩሱን ይጠጠል በሌላ መልኩ ደግሞ ሌላ ተዋጾዎች መቀየር ይችላል። ይህን ወተት በማሰንበት እርጎ መብላት ይቻላል ከአራት ከአምስት ቀን በኋላ ተታለበ ተጠራቅሞ ወደ እርጎነት ተቀይሮ ወፈር ብሎ በእንጀራ ይበላል። በሌላ በኩል ደግሞ ይሄን የረገውን ነገር በመግፋት በመናጥ ቅቤ እናወጣለን ማለት ነው። ቅቤን ደግሞ ለተለያየ አላማ እናውለዋለን። ይህ ቅቤ ወጥ የተለያዩ ወጦችን እንደ ዶሮ ወጥና የተለያዩ ስጋ ወጦችን ሽሮዎችን የተለያየ ነገር ለመስራት እና ለሽያጭም ያገለግላል ቅቢ ቅቢ ማለት በጣም አስፈላጊ ነገር ነው። ለሰውነታችን ድርቀት ሲፈጠርብን የሚያረሰን አስፈላጊ ነገር ነው ማለት ነው። ራሳችንንም ልንቀበው ሰውነታችንን ልንቀበው እንችላለን። ቅቤ እሱን ነገር እናወጣለን ይሄን ነገር ከወጣ በኋላ የምንጠቀመው ነገር ደግሞ ሌላ ነገር ይኖራል ማለት ነው። ይሄ ምንድነው? ቅቤውን እንደወጣ አይብ አለ አይብ ይዘጋጃል። አይቡ እንግዲህ ይሄ አጓቱ ይፈላል ተፈልቶ የገገረ ነገር ይቀራል። ሌላው ደግሞ ይሄን እንትኑ ተጠሎ የሚቀር ነገር አለ እሱ ለውሃ ይደፋሉ ወገሚት ይባላል። በዚህ መልኩ ወተትን ተለያዩ በቃ ተዋጾዎች አሉት የተለያዩ ምግብ አይነቶች ላይ ይገባሉ ለምግብነት ይውላሉ ማለት ነው። እንግዲህ በሀገራችን ላይ በተለያዩ አካባቢዎች ወተት የታወቀና የባህል ምግብ ነው። እንደ ምግብነት የምናውልበት ተተለያዩ ተላሞችም በተለያዩ መንገድ እናገኛለን። የግመል ወተት አለ የግመል ወተት እንግዲህ ብዙ ጊዜ የግመል ቅቤ ለመስራት ያገለግላል። የአንዳንድ አካባቢዎች ላይ አልተለመደም ለምግብነት አይውልም። ነገር ግን በተለያዩ አለማት ላይ ግመል ቅቤ እንግዲህ ወደ ውጭ እየተላከ ሁሉ የገቢ ምንጭ ይሆናል ማለት ነው። የፍየል ወተት ተለያዩ እንስሳዎች ወተት ማግኘት እንችላለን ማለት ነው።